ስልኬን ብዙ ጊዜ ስለሚያ ቻርጅ ስለሚያስቸግር። በቀን አንዴ ቻርጅ አደርጋለሁ። እ ያ ማለት ስልኬ አንድ ቀን ነው የማያዝ አቅም ያለው። እ ያክል አንድ መቶ ፐርሰንት ወይም ፉል ካለ በኋላ እ ለአንድ ቀን እጠቀምበታለሁ ከዛ ቻርጅ አደርጋለሁ ማለት ነው። እና ብዙ ጊዜ ስልኬን በጣም ኦንላይን ብዙ ጊዜ ስለምጠቀመው ባትሪው የማለቅ ባህሪ አለው። እሱም የሆነበት ምክንያት ደግሞ ብዙ ነገሮችን ኦንላይን ላይ ስለማይ እ ጓደኛዬ ስለሆነ ስልኬም ብዙ ጊዜ ብዙ ነገሮችን ማሳልፈው ከስልኬ ጋር ኦንላይን ላይ ስለሆነ ባትሪዬ ቶሎ ቶሎ ያልቃል ማለት ነው። ስለዚህ ቶሎ ቶሎ ቻርጅ አደርጋለሁ በቀን አንዴ ቻርጅ አደርጋለሁ ማለት ነው ግድ ነው።

በልጅነትህ የምትወደው ጨዋታ ምንድን ነበር? በልጅነቴ የምወደው ጨዋታ በልጅነቴ የምትወደው ጨዋታ ምንድን ነበር የሚለው? በልጅነቴ የምወደው ጨዋታ አሁንም እየተጫወትኩት ያለሁት የተጫወትኩት ያደጉት ጨዋታ እግር ኳስ ነው። እግር ኳስ በጣም የምወደው ጫዋታ ነው። በእግር ኳስ የተሻለ ደረጃ የመድረስ ህልም ነበረኝ በጣም ደስ የሚል ህልም ነበረኝ እንግዲህ ምንም አልሳካ አልቻለም አሁን ላይ እንጂ አሁን ላይ እግር ኳስ እየተጫወተኩ እገኛለሁ ራሴን ለመረካት ወይም ለመዝናናት እንግዲህ በጣም የሚያስደስተኝ ጨዋታ ስለሆነ ብዙ ጊዜ እሱን አሁን ላይ እየተጫወትኩ ነው እየተጫወትኩ ያደግኩት ጨዋታ በጣም እንግር ኳስ ነው በጣም የምወደው አለም ላይ በጣም ብዙ ተመልካች ያለው በጣም ተወዳጅ የሆነ ተጽዕኖ ፈጣሪ የሆነ ስፖርት ነው እንግዲህ ለማህበረሰብ ጤና ሶሻል ኢንተራክሽን ወይም የህብረተሰብ ግንኙነት ለመፍጠር ቱሪዝም አግልግሎት ለማድረግ ይዞችን ፍቅር መግባባትን ልዩነት ወደ አንድነት ለማምጣት ስፖርት የማይተካ ሚና አለው ተብሎ ስለሚታሰብ በጣም የምወደው ጌም

አምቧራ ችግር ይፈጥርብሃል መጣሽ ናት። ለአንድ ሳምንት በኋላ መብሄ ተፈለሽ ብዙ ጊዜ በጣም የሚያስቸግረኝ ነገር ነው። የጤና ችግር ያመጣል እና ብዙ ጊዜ እኔ አይኔ ላይ ችግር ስለሚፈጥርብኝ በጣም የሚያስቸግረኝ ነው። በውስጡ እንግዲህ በጣም መጥፎ የሆኑ አሲዶች ወይም እንትኖች አሉና ተገኝቷል በጣም አልወደውም። ነገር ነው ማለት ነው። እንግዲህ ብዙ የሆኑ ኦክሳይዶችን ከረንትኖችን የያዘ ነው። አሲዶችን የያዘ ነው። ስለዚህ በጣም ይጎዳል ላይንም ጥሩ አይደለም። ፀሀይ ላይ በሚሆን በሚንሆንበት ሰዓት ነው ደግሞ እሱ በጣም ያስቸግራል። ስለዚህ እሱን በመሄድበት ሰዓት ወይም እሰ አህከባቢ በሚኖርበት ሰዓት የላይ ችግር ይፈጥራል ማለት ነው